የምወደው የጣፋጭ ምግብ ባህላዊ ምግብ ቅንጬ የሚባል ነው ቂንጬ እና እንዲሁም ጨጨብሳ ከባህላዊ ምግቦች እወዳለሁ። ሌላው ደግሞ የዶሮ ወጥ። በጣም ይመቸኛል ከአይብ ጋር በጣም የምወደው ጣፋጭ ምግብ ነው። እነዚህ ሁለቱ የኔ ምርጫ ናቸው። ምርጫ አጋጣሚ ካለ ጠብጣፋች የሆኑ ምግቦች ለኔ የሚመቹ የሚስማሙኝ እነዚህ ሁለቱ ምግቦች ናቸው።

ኢሜል በደንብ እጠቀማለሁ ከመጠቀም ከጀመርኩ ቆይቻለሁ አንደኛ ስምንት ዘጠኝ ወደ አስር አመት አካባቢው ይሆነኛል። ኢሜል በደንብ ነው እምጠቀመው አንደኛ የስራ ጉዳይም ያስገድደኛል። ማስታወቂያዎችን አንዳንድ ከሰው ጋር ለመጻጻፍ። ኢሜል በጣም አስፈላጊ ነገርም ስለሆነ ኢሜል መጠቀም ግዴታዬ ነው በደንብ እጠቀማለሁ። ከሁሉ ሶሻል ሚዲያዎች እንደውም ኢሜል በቃ ወሳኝ እና አስፈላጊ የሆነ ነገር ነው። ስለዚህ ኢሜል በደንብ እጠቀማለሁ።

በልጅነቴ የምንኖርበት ቤት ሰፊ ነው የቤተሰብ ቤት ሳሎን ያለው መኝታ ቤት እቃ ቤት ሁሉንም ያሟላ ቤት ነው። ያደግኩት አሁኑ ግን አይገናኝም አሁን የኪራይ ቤት ወይም ደግሞ የሰው ቤት ተከራይቼ ነው የምኖረው። በልጅነቴ ግን ሰፋ ያለ ቤት ብዙ ቤተሰብም ሚይዝ ቤት። የራሱ መኝታ ያለው እቃ ቤት ያለው ሳሎን ያለው መኖሪያ ቤት ነው። የቤተሰብ የነበርኩበት በልጅነቴ አሁን ግን እንደዛ አይደለም። የራሴ እስክሰራ ድረስ ወይ እስክገዛ ድረስ ተከራይቼ ነው።

የምወደው ቁጥር ሰባት ነው። ሰባት ደስ ይለኛል። ሰባትን የምወድበት ምክንያት። አንደኛ ከፈጣሪ ጋር በማገናኘት ነው። ሰባተኛ ቀን እስከ ስድስት ሰው ፈጥሮ የተለያዩ ፍጥረታትን ፈጥሮ ፈጣሪ ሰባተኛ ቀን አረፈ ስለሚል ከእሱ ጋር በልጅነቴ የተማርኩት ነገርም ስለሆነ ሰባት ቁጥር የሚመቸኝም። ስለዛ ሲባል በጣም አንደኛ የምለው ሰባት ቁጥር ነው።

አካባቢዬን በደንብ እወዳለሁ። ምክንያቱም ወድጄ የምሰራበት አካባቢ የምኖርበት አካባቢ ስለሆነ መውደድማ አለብኝ። ለመኖር ተስማሚም ስለሆነ ይመቸኛል። ተመችቶኛል ሀገሩም ቦታውም ሰፈሩም እየለማም ስለሆነ እያደገ ስለሆነ ሀገራችን። አካባቢን መውደድ አለብኝ አንደኛ ቤተሰብ መውደድ አለብኝ። ቀጥሎ ሰፈር አካባቢ መውደድ አለብኝ። ተመችቶኛል። በዚህ ሁኔታ ነው ያለሁት።

በመስታወት ራሴን የማየው ቢያንስ በቀን አንድ ጊዜ ራሴን አያለሁ። ጠዋት ጠዋት ወደ ስራ ወይም ደግሞ ጉዳይ ፕሮግራም እቅድ ሲኖረኝ። ከታጠብኩ ከለበስኩ በኋላ ራሴ አየለሁ ምክንያቱም ቆሻሻ እንዳይኖርብኝ ፀጉሬ ትክክል መሆኑን ራሴ ትክክል አለባበሴ ትክክል መሆኑን። መስታወት ራስን ስላሚያሳየኝ በመስታወት ቢያንስ በቀን አንድ ጊዜ አያለሁ ራሴን አስተካክላለሁ። በዛ ሁኔታ ነው ያሉት።

የስራ ቦታ ደህንነት በአብዛኛው ደህና ነው ሰላም እሚባሉ አካባቢዎችን ነው እምሰራው። ግን አልፎ አልፎ ደሞ ክፍለ ሀገር ለ ስራ ስወጣ ደህንነት ጥሩ ያልሆኑ አካባቢዎች። በስራ ምክንያት ሊሄድ ይችላለሁ። በስራ ጉዳይ ማለት ነው ግጭት የተለያዩ በተለያዩ አይነት ብዙ አይነት ግጭቶች ሊኖሩ ይችላሉ። ደህና ላይሆን ይችላል ሰፈሩ። ግን እኛ ወደዛ ግጭት ድንገት እሚነሳ ከሆነ ነው እንጂ ግጭት ያለበት እየሰማን እማንሄድበት ሁኔታ አለ። ግን ሳንሰማ ደሞ ድንገት እሚነሱ ነገሮች አሉ። ከእነሱ ደሞ ቶሎ እንሸሻለን። ወደ ሰላማዊ አካባቢ ሰርተን እንመለሳለን። እንጂ በአብዛኛው ግጭት ያሌለበት እና ደህና የሆነ ቦታ ነው እምኖረውም እሚመቸኝ።

የምወደው መተግብሪያዎች በብዛት ሶስት ናቸው። ከእነሱም የዩቲዩብ መተግበሪያ የቴሌግራም እና የቲክቶክ መተግበሪያ ዋናኞቹ የምወዳቸው መካከል ናቸው። ምክንያቱም ዩቲዩብን ለትምህርትና እንዲሁም ለመዝናኛ ስለምጠቀምበት ብዙ ነገር ከዛ ላይ ስለምማር። በጣም የሚመቸኛው ቴሌግራም ደግሞ ከጓደኞቼ ጋራ በስራ ምክንያት በግል ጉዳይ ምክንያት መልእክቶችን ለመለዋወጥ በብዛት የምንጠቀመው በቴሌግራም ነው። ቲክቶክም ደግሞ ዘመኑ ያመጣውና ብዙ አጫጭር ነገሮችን ከዛ ላይ ቶሎ ቶሎ የሚደርሱኝ ከዛ ላይ መዝናኛም ይሁን አስተማሪ ነገሮችን ከዛ ላይ ስለማገኝ ቲክቶክም ተመራጭ። የምወዳቸው እነዚህ ሶስቱ ናቸው።

ሻማ ማብራት እወዳለሁ ምክንያቱም እኛ ሀገር መብራት መቆራረጥ ብዙ ጊዜ ስለሚያጋጥም። ሻማ እንጠቀማለን ከመብራት ቀጥሎ የምናበራው ሻማ ነው። ሻማ መብራት ሲጠፋ እና እንዲሁ ከሰል ወይም ደግሞ አንዳንድ ነገር ለማቀጣጠል ስንፈልግ ሻማ እንጠቀማለን። እንዲሁም መብራት ሲጠፋ እና እንዲሁ ካርድ ሲጨርስ ወይም ገንዘብ ሲጨርስ ሲዘጋብን እስክንሞላ ድረስ። በሻማ ነው የምጠቀመው በሁለተኛ ደረጃ ምርጫዬ ሻማ ማብራት ነው።

ሌሎችን ማበረታታት እችላለሁ ለምሳሌ ጓደኞቼ ሲያዝኑ ሲከፉ ሳያቸው ቀጣይ ሌሎችን ማበረታታት እችላለሁ ለምሳሌ ጓደኞቼ ሲያዝኑ ሲከፉ ሳያቸው ቀጣይ። ዛሬ ቢጠፋ ነገ ሊገኝ ይችላል። ነገ ዛሬ ቢቸገረም ነገ ደግሞ መልካም ሊሆንላቸው እንደሚችል ለነጌያቸው ተስፋ እንዳላቸው እነግራቸዋለሁ። አበረታታቸዋለሁ በሚሰሩት ስራ ውጠታማ መሆን እንደሚችሉ አቅም እንዳላቸው አበረታታቸዋለሁ።

መዋቢያ ብዙ ጊዜ አልጠቀምም በጣም አልፎ አልፎ ሻውር ከገባው በኋላ ቅባት ሰውነቴ እንዳይደርቅ ቅባቶችን ፈሳሽ ቅባቶችን ለመጠቀም ካልሆነ በስተቀር ለውበት ብዬ የምጠቀመው ቅባት ወይም ደግሞ መዋቢያ ነገሮች የለም ማለት ይቻላል። ኦልሞስት ከዘጠና ዘጠና አምስት ፐርሰንት መዋቢያ አልጠቀምም። ቅባት ፈሳሽ ቅባት ወይም ለፀጉሬ ወይም ደግሞ ሰውነቴ እንዳይጎዳ እንዳይደርቅ ካልሆነ በስተቀር መዋቢያ አልጠቀምም።

ኢሜል እጠቀማለሁ በብዛት ለስራ ጉዳይ ብዙ ጊዜ ምንጻጻፈው ወይም ደግሞ ስራ ከስራ ውጪ ከጓደኞቼ ጋር በኢሜል ምንጻጻፍበት ሁኔታ አለ። በብዛት ግን ከስራና ከስራ ጋር የተገናኙ ነገሮችን። በኢሜል ነው ምጻጻፈው ከድርጅቶች ጋር። እነሱ የሚልኩልኝ ስራ ለማመልከት በተለይ ለማመልከት ስራ ስራ የድርጅት ኮንትራት ስለምሰራ አዳዲስ ድርጅቶች ለመቀጠር ስፈልግ። ኢሜል በመጻፍ እና በዛ ላይ ዶክመንቶቼን ለመላክ ኢሜል በዋናነት ዶክመንት ለመላክ የምትጠቀመው። ስለዚህ ኢሜልን በደንብ እጠቀማለሁ።

ልብስ በእጄ በደንብ አጥቤ አውቃለው ልብስ የማጥበው በብዛት ስንት ማሽን በማሽን ራሱ ልብስ እ አጥቤ አላውቅም እውነት ለመናገር በእጄ ነው። በቃ ከልጅነቴ ጀምሮ። እ ደሃ ቤተሰብም ስለሆንኩ በእጄ ነው ማጥበው። እ የልጄንም አሁን ካገባው በኋላም የልጆቼንም በእጄ አጥባለሁ። ካልሲ አጥባለሁ። የቤት ልብሶችን አጥባለሁ። የራሴን ልብስ የባለቤቴን ልብስ። በሳሙና አንድ ቀን ቢያንስ ወይም ደግሞ በሳምንት ውስጥ ልጆች ከሆነ በሳምንት ውስጥ። ሁለት ቀን ወይ ሶስት ቀን ሳምንት ውስጥ እ በደንብ አጥባለሁ። በእጅ ነው ማጥበው ምንም ማሽን ተጠቅሜ አላውቅም እስካሁን።

ዝናብ ሲዘንብ ብዙ ጊዜ ያው መንገድ ላይ ከሆንኩ ወደ ሱቅ ወይም ደግሞ ሆቴል ውስጥ ለመጠለል እሞክራለሁ። ወይ ደግሞ ጥላ ለመያዝ እሞክራለሁ። አስቸኳይ ስራ ሲሆንብኝ ደግሞ ታክሲ ውስጥ ወይ ደግሞ የተለያየ ትራንስፖርት ባለበት አካባቢ እጠለላለሁ። ከዛ ውጪ ዝናብ ቤት ውስጥ ከሆንኩ ደግሞ ዝናብ እስኪያባራ ድረስ አስቸኳይ ጉዳይ ከሌለብኝ እቤት ውስጥ ተጠልዬ በስራ ወይም ወደ ጉዳይ እሄዳለሁ ማለት ነው።

በመስታወት ራሴን የማየው ቢያንስ በቀን አንድ ጊዜ አለው። በተለይ ስራ ሲሄድ ወይም ጉዳይ ሲኖርብኝ በቃ። ሁለቴም ላይ ይችላል ጠዋት ስወጣና ከሰአት ስመለስ ላይ እችላለሁ። እቤት ስሆንም አንዳንዴ የማይበት ጊዜ አለ። ጠዋት ግን ሁሌ አያለሁ የትም ብሆን ብወጣም። መስታ ራስን ምን ያህል ንጹህ ልብስ እንደለበስኩ ፀጉሬን ፊቴ ንጽህናውን በደንብ የምከታ የማይበት መስታወት ስለሆነ። ቢያንስ በቀን ቢያንስ ቢያንስ አንድ ጊዜ አላለው።

ብዙ ጊዜ ወደ ሱቅ ስሄድ አልጽፍም ምክንያቱም ብዙ አይነት ነገር በአንድ ጊዜ አንገዛም። ቢበዛ ቢበዛ ሶስት ወይ አራት እስከ አምስት ነገር ነው በአንድ ጊዜ። ቢበዛ የምንገዛው ብዙ ጊዜ ግን ሁለት ነገር አንድ ነገር ወይ ሶስት ነገር እንደዚህ ነው። የምንገዛው ስለዚህ ብዙ ጊዜ አልጽፍም። አልፎ አልፎ ግን አልፎ አልፎ በ አመት አንዴ ወይ ሁለቴ በዓል ሲደርስ እንደዚህ በዛ ያለ ነገር በምንገዛበት ጊዜ። ከገበያ ስንሄድ ዝርዝሮችን የዛኔ ነው እንጂ የምጽፈው። ወደ ሱቅ ስሄድ ዝርዝር ጽፌ አላውቅም እስካሁን።